በመሬት ላይ መቀመጥ ታመቻቻለህ ወይ አፍ በመሬት ላይ ለመቀመጥ የግድ ያስፈልጋል በመሬት ላይ መቀመጥ? እንግዲህ ካልተመቻቸህ አቧራ ሊሆን ሲሆን ልብስም የለበስኩት ልብስ ይቆሽሻል ስለዚህ የግድ ማመቻቸት አለብኝ ማለት ነው። በመሬት ላይ መቀመጥ የግድ ማመቻቸት ማስተካከል አለ ማለት ነው። ስለዚህ መሬት ላይ መቀመጥ ብዙ ነገር ያስደስታል በተለይ አረንጓዴ አካባቢ ከሆነ በጣም ደስ የሚል ነገር ነው በጣም አሪፍ ነው። እና ብዙ ጊዜ ጣሻ በሚሆንብን ብዙ አይነት ነፍሳት እንደእባብ የላጊንጥ ምናምን ሊኖር ስለሚችል የግድ በመሬት ላይ ስቀመጥ የግድ አመቻችቼ መሆን አለበት። ምክንያቱም በመሬት ላይ ስቀመጥ ከላመቻቸው ብዙ አይነት ችግር ሊፈጥር ይችላል ብዙ አይነት ችግሮችን ሊያመጣ ይችላል ማለት ነው። ስለዚህ እስከ ነፍስም ማጥፋት ድረስ ሊደርስ ይችላል ምክንያቱም ያ ደግሞ የሆነው ያ በመደድ ላይ የመቀመ መቀመጥን ካለማየት ካለማጽዳት የተነሳ ሊሆን ስለሚችል የግድ በመሬት ላይ ስቀመጥ እሱን ማስተካከል አለብኝ ማለት ነው። እና በመሬት ላይ መቀመጥ በጣም አሪፍና ወሳኝ ነገር ነው። በመሬት ላይ መቀመጥ እንግዲህ በጣም ትኩረት ይሰጠውና ደግሞ የሚያዝናና እንግዲህ መሬት ላይ አንጥፎ ምናምን መቀመጥ በጣም ደስ የሚል ነገር ነው። መሬት ላይ መሬት ላይ የሆነ የተለየ መስብ አለው የተለያየ በተለያ አረንጓዴ ወይም መዝናኛ ቦታ ሄዶ ስታዬ በጣም ደስ የሚል ነገር በመዝናናት በጣም ደስ የሚል ነገር አለው እና በመልስ ለመቀመጥ በጣም በጣም ውድ የተመቻች ነው። ስለዚህ በመሬት ላይ መቀመጥ በጣም ደስ ከሚልም በላይ ራስን ያዝናናል ራስን ወደ ጥሩ ነገር ይወስዳል ማለት ነው። በመሬታ ላይ መቀመጥ ማመቻችት ግድ ይላል ማለት ነው። ስለዚህ ብዙ ጊዜ ያው እንግዲህ በተለይ ተማሪ ሲሆን ወደ ጫካ ውስጥ ተገብቶ ለማጥናት ይሞከራል በዛ ጊዜ አንዳንድ ችግር ይፈጠራል ማለት ነው። እና ይሄ በጣም ብዙ ችግር ይፈጥራል ይሄን ላለማድረግ ደግሞ እንግዲህ በመሬት ላይ ስንቀመጥ የግድ ማየት ማስተካከል የሚኖርብን እናስተካክላለን ማለት ነው። ምክንያቱም መሬት ላይ ስንቀመጥ የባሰ ችግር ሊመጣ ይችላል መሬት ላይ ስንቀመጥ ብዙ አይነት ችግር ሊገጥመን ብዙ ሼክ ሊገጥመን ስለሚችል ማለት ነው። እና ይሄ እንዳይሆን አስቀድመን መጠንቀቅ አስቀድመን ማየት ግድ ይላል ማለት ነው። በመሬት ላይ ስንቀመጥ ማለት ነው ስለዚህ ይሄ በመሬት ላይ ስንቀመጥ እሱ ካስተካከልን እሱን ካየን እሱን በደንብ ካወቅን እንግዲህ ከ እዛ ሊያወጣን ይችላል ማለት ነው። እና በመሬት ላይ መቀመጥ በጣም ብዙ አይነት ጥቅም እንዳለው ጥቅምም ጉዳትም አለው ማለት ነው። ስለዚህ በመሬት ላይ ስንቀመጥ እንግዲህ ይሄን ብናጠራ ይሄንም አስተካክለን ብንቀመጥ ምንጣፎች እና አለበለዛ ደግሞ እንግዲህ መሬት ላይ በጫካ የምንቀመጥ ከሆነ በደንብ መፈተሽ ማየት ቼክ ማድረግ ግዴታ ነው ማለት ነው። አለበለዛ እነዚህ ነፍሳት እንግዲህ እንደተሳቢ በደረታቸው የሚሳቡ አይነት ነፍሳት አይጠፉምና እነሱን ቼክ ማድረግና ማስተዋል ይጠይቃል ማለት ነው። እንግዲህ ከዛ ውጪ ደግሞ እንግዲህ መሬት ላይ ስንቀመጥ ብዙ ደስ የሚል ነገር አለው የሚያዝናና ነገር አለው። ለምሳሌ እንግዲህ በተለይ ከፍቅረኛሞች ጋር ወጥቶ መዝናናት እንግዲህ ፍቅረኛ ይዞ ሄዶ እንግዲህ ደስ የሚል ቦታ ለየት ያለ አረንጓዴ ሳር የበዛበት አካይ ወይም ለምለም ሳር ቅጥር ያለበት አካባቢ እዛ ጋር ሄዶ እንግዲህ ፈታ ማለት መዝናናት መሬት ላይ ቁጭ ብሎ የሆነ ልዩ ስሜት ይፈጥራል ማለት ነው። እና በሱ የተነሳ እንግዲህ መሬት ላይ መቀመጥ በጣም አሪፍና ደስ የሚል ነገር ነው እና ስለዚህ መሬት ላይ መቀመጥ በጣም አስደሳች ነው ማለት ነው። በዚህም የተነሳም ስለዚህ መሬት ላይ ስንቀመጥ እናስታውል እላለው መሬት ላይ ስንቀመጥ ብዙ አይነት ነገር ሊመስል ስለሚችል እጠንቀቅ እላለሁ እንግዲህ መሬት ላይ መቀመጥን በደንብ ትኩረት ብናደርግ ብዬ አሰብኩኝ ምክንያቱም መሬት ላይ መቀመጥ ነው ሁሌም አመቻቻለሁ ሁሌም አሪፍና ደስ የሚል ነገር ነው። እና ስለዚህ መሬት ላይ መቀመጥ በጣም አስደሳች ነው ማለት ነው። በዚህም የተነሳም

ድርጅቱን ባህል ትወዳለህ? ድርጅቱን ባህል እወዳለሁ ምክንያቱም አንድ ድርጅት አደራጅ ወይም አንድ ስራ ቦታ ባህል የግድ እርሱን መውደድ ግዴታ ነው ማለት ነው። ምክንያቱም ያንን ማልወድ ከሆነ ድርጅቱን ባህልም ማላከብር ከሆነ ለስራው ብቁ አልሆንም ወይም ጤነኛ ስራ ሰው ጋር ተስማምቶ ለመስራት ስለሚከብድ የግድ የድርጅቱን ባህል መውደድ አለብኝ ማለት ነው። እና የድርጅቱን ባህል መውደድ በጣም ግዴታም ነው ስለዚህ የግድ መውደድ አለብኝ። የድርጅቱን ባህል የማልወድ ከሆነ የድርጅቱን ባህል የማላከብር ከሆነ ብዙ አይነት ችግር ሊፈጥር ይችላል ማለት ነው። እና የድርጅቱን ባህል ነው እንግዲህ በብዙ መልክ አሪፍ በሚባል ደረጃ መውደድ እና ከዛ ጋር መግባባት የግድ ይላል ማለት እና የድርጅት ባህል ማወቅ እና መግባባት ግድ ነው። የድርጅት ባህል ባወቅኩ ቁጥር እንግዲህ ለራሴ ጥሩ የሚባል የገቢ ምንጭ አገኛለሁ ጥሩ የሚባል የተለያየ ጥሩ ነገር አገኛለሁ። እንግዲህ የድርጅቱ በዓል በጣም አሪፍና አስተማማኝ እንዲሆን ያደርጋል ማለት ነው። ከሰዎች ጋር ያለኝ ትስስር ከሰዎች ጋር ከአሰሪ እና ከሰራተኛ ጋር አሪፍ የሆነ ትስስር ጓደኝነት እንዲሁም ሌላ ባህሪያት ይፈጥራል ማለት ነው። ምክንያቱም የድርጅት ባህል የራሱ የድርጅቱን ባህል ሊያወጣ ይችላል አሁን አንድ ቤተ እምነት ድርጅቱን የራሱን ባህል ያዋቅር እምነት ከሆነ የግድ ስራ እዛ የምሰራ ከሆነ ያን የግድ ማክበር አለብኝ ማለት ነው። ስለዚህ እሱን ማክበርና የእነሱን ሞራል በማይነካ መልኩ የግዴታ አምኖ መቀበል የለብኝም ግን ማክበር ግን ግድ ነው። ምክንያቱም የእነርሱን እንደዛ ካላደረኩኝ አብሮ ተስማምቶ አብሮ ጥሩ ነገር ለመስራት አብሮ ለማደግ የግድ የሁሉም መከባበር አለበት እና የድርጅቱን ባህል እነርሱም አያከበሩት ስለሆነ እኔም የግድ ማክበር አለብኝ ማለት ነው። እና ስለዚህ በዚህ የተነሳ የድርጅቱን ባህል የግዴታ ማክበር ግድ ነው ማለት ነው። እና የድርጅቱን ባህል መውደድም አለብኝም እወደዋለሁ እና ስለዚህ የግድ የድርጅቱ ባህል ሁል ጊዜ እንድወደው እንዳከብረው የነሱም ጥረት መጨመር አለበት ማለት ነው። ምክንያቱም እነሱ እንግዲህ ይሄን ባህል ካላከበሩ ራሳቸው ካለ ጥሩ እንትን ካላሉ በጣም አስቸጋሪ ይሆናል ማለት ነው። ይሄ ድርጅቱ ባህል እንግዲህ ማክበር አለባቸው የድርጅት ባህል በጣም ብዙ ይዘት እንዲያመጣ ብዙ የተሻለ ጥሩ ነገር ስምምነት ጥሩ የስራ ባህሪያት እንዲኖረው የድርጅቱን ባህል የግድ እነርሱም እንደወደው እኔም እንድወደው ብዙ እነርሱ ጥረት ማድረግ አለባቸው ማለት ነው። እና ይሄ ድርጅቱ ባህል የግድ መወደድ እንዲኖርበት መውደድም እንዳለብኝ እኔም እንግዲህ ከዛ ትልቁ ሚና አስተዋጽኦ ሊኖረኝ ይገባል ማለት ነው። ምክንያቱም ያ ድርጅት በዓል እንግዲህ አንዳንድ ለየት ያለ ባህል ሊኖረው ይችላል ለምሳሌ የራሳቸው የሚሉት ለየት ያለ ውስጣዊ የሆነ የድርጅቱ ባህል አለው ማለት ነው። እንግዲህ የሚያስገድድ የሚያስቸግር ሊሆን ይችላል እርሱን መቀበል ሌላ ጉዳይ ነው። ግን አምኖ ወደእዛ መግባት ሌላ ታሪክ ነው። ነገር ግን የእነሱ ማክበር ግን አው ጥሩ ነው ብሎ ማክበር ግን ግዴታ ነው። ምክንያቱም እንደዛ ካልሆነ አብሮ ይሄ መቀጠሉ ነገር አብሮ የመስራቱ ነገር አብሮ ከእነሱ ጋር ተዋህዶ ለእድገት ድርጅታቸውንም እኔ ላይ ራሴንም ህይወት የመቀየሩ እድል በአንድ አስር ፐርሰንት ይሆናል። ስለዚህ እንደዚህ እንዲሆን ደግሞ የድርጅቱን ባህል በጣም ከፍ በማድረግ ድርጅቱን ባህል በደንብ ወደ ላይ ከፍ አድርጎ ለማሳየት ይሄን ነገር መጠቀም ግድ ይላል ማለት ነው። እና የድርጅት በዓል በአንድም በሌላም መልኩ አከብረዋለሁ እወደዋለሁ ማለት ነው። ስለዚህ የድርጅት ባህል የግድ አክብሬ መኖር አለብኝ ማለት ነው። እና በዚህም የተነሳ የግድ እያከበርኩ እገኛለሁ ማለት ነው። ስለዚህ የድርጅቱን ባህል እንግዲህ አክብሬ ለብዙ ነገር ለተለያየ ነገር ይጠቅመኛል ለእድገቴም ለእውቀቴም እንዲሁ እውቀቴን ማዳበሬ ደግሞ ወደፊት ለሚመጣው ለተለያየ እንትን ይጠቅመኛል እንግዲህ እውቀቴን በደንብ እንዳዳብር እውቀቴን በደንብ እንዳስተካክል ይረዳኛል ማለት ነው። እና የድርጅት ባህል በጣም አሪፍ ከሚባል አንዱ ነው ማለት እና ስለዚህ የድርጅትን በዓል አከብራለሁ እወደዋለሁ

ሰዎችን እንዴት ታስተዋውቃለህ? እንግዲህ ሰዎችን ለማስተዋወቅ እንግዲህ በተለያየ የማስተዋወቂያ ዘዴ እጠቀማለሁ እንግዲህ ሰዎችን ሳስተዋውቅ እንግዲህ። ብዙ ወይ ሻይ ቡና እያልኩኝ ወይም የሆነ ካፌ ውስጥ በመውሰድ የማስተዋውቅበት እና በዛው አጋጣሚ ሰዎችን እንዲተዋወቁ የማድረግ ነገር አለ አደርጋለሁ። ማን አስተዋውቃለሁ። አለበዚያ እንግዲህ ጓደኞቼ ከሆኑ ቤቴ ወደ ዝግጅት በማዘጋጀት ቤቴ በማምጣት እንዲተዋወቁ እንዲታረው እንዲሆን ነገር እንዲሰሩ ሰዎችን አስተዋውቃለሁ ማለት ነው። ለወደፊት ጥሩ አይነት ስራ እንዲሰሩ ለወደፊት የተለየ ነገር እንዲያደርጉ ተባብረው አብረው እንዲሰሩ አስተዋውቃለሁ። ሰዎችን በዚህ መልኩ አስተዋውቃለሁ። ሌላ እንግዲህ የሰዎችን ለምሳሌ የተጠፋፉ ሰዎች በበዓል ወይም በንግስ ወቅት ሊገናኙ ይችላሉ እንግዲህ እዛ ጊዜ የግድ ደግሞ የሚያስተዋውቅ ሰው ያስፈልጋል ማለት ነው። እና እዛም ሲገናኙ እንግዲህ ማስተዋወቅ ግዴታ ስለሚል አስተዋውቃለሁ ማለት ነው። እና ሰዎችን በደንብ ማስተዋወቁ ነገር ይፈጠራል ሰዎችን አስተዋውቃለሁ። ሰዎችን እንግዲህ ማስተዋወቅ ጥቅሙ ለራስ ጭምር ነውና ሰዎችን ማስተዋወቅ በአንድም በሌላም ይጠቅማሉ ምክንያቱም ሰዎች ማስተዋወቅ በጣም ጥቅም አላቸው። ሰዎች ሲተዋወቁ አብረው የመስራት አብረው የማደግ። እንግዲህ በተለያየ መልኩ አንድ ስራ አንድ ሰው የተለያየ ስራ ሊሰራ ሳይችል በተለያየ መልኩ የመገናኘት ነገር ይገጥማል ማለት ነው። እና በዚህም የተነሳ እንግዲህ መተዋወቅን በጣም አሪፍ ነው። አብሮ መተዋወቅ አብሮ መሆን አብሮ መስራት በደንብ ያማከለ ነገር ነው ማለት ነው። እንግዲህ ይሄ እንደዚህ መስራት ደግሞ በጣም ደስ የሚልና አስተውሎት የሚጠይቅ ነው። እና መስራት በጣም ቶሎ መተዋወቅ እንደዚህ ማስተዋወቅ ይቻላል ማለት ነው። እንግዲህ ሰዎች እንዴት ታስተዋውቃለህ? ስለሚል ጥያቄው እንግዲህ በዚህ መልኩ ማስታወቅ ይቻላል ማለት ነው። እንግዲህ ሰዎችን ለማስታወቀው ግዴታ ሌላ ትልቅ ግብዣ ወይም ትልቅ ታሪክ መጽሐፍ፥ ትልቅ እንትን ማድረግ አይጠበቅም። ሰዎች እንዲተዋወቁ ለምሳሌ የተጠፋፉ አባትና ልጅ እናትና ልጅ እንዲሁም ቤተሰብ አጎት አክስቶ ሊሆን ይችላል። ማይተዋወቁ ከሆነ በአጋጣሚ እንግዲህ በቦታ እርቀት በቦታ ምክንያት ማይተዋወቁ ከሆነ በዚህ መልኩ እንግዲህ ይሄ በሀገራችን እንግዲህ ላይ የተለመደው ብዙም የማስተዋወቂያ ዘዴ እንግዲህ ዝግጅትን በማዘጋጀት ቤት አምጡ የማስተዋወቁ ነገር የማስተዋወቁ እንደዛ አድርጎ አንዱን ከአንዱ እንግዲህ ፍቅር የመዝራት ነገር ነው የተለመደው እንግዲህ በማስተረቅ። ችግር ካለም እንግዲህ በጸብ ምክንያት ከሆነ በመጀመሪያም የተጠፋፉት እሱን በመፍታት እሱን በማስታረቅ ሰዎች እንዲታወቁ ማድረግ ነው። እና በሰዎች ሰዎች እንዲህ አድርጎ በማስታረቅ ብዙ አይነት እንግዲህ ጥሩ ስራ እንዲሰሩ ጥሩ ነገር እንዲያደርጉ ያደርጋል ማለት ነው። እና ሰዎች በጣም አሪፍ ናቸው። ሰዎችን ማስተዋወቅ በጣም እንግዲህ ለሞራልም ለህሊናም ይጠቅማል ማለት ነው። ስለዚህ ሰዎችን ስናስተዋውቅ ሰዎችን ስናስታርቅ ሰዎችን ስናግባባ እንግዲህ ሰዎች እንደዚህ አድርገን ስናግባባ እንግዲህ በጣም ለኛም ሞራል ለሌላም በጣም አሪፍ ነው ማለት ነው። እና ሰዎች እንግዲህ የተለየ ነገር ይፈጥራሉ ማለት ነው። ሰዎች እንግዲህ በብዙ መልክ በአንድም በሌላም መልክ ጥሩ የሚባል ስነምግባር ይዘት ነው ጥሩ የሚባል ኮነት ነው ማለት ነው። ስለዚህ ሰዎች ጥሩ አስፈላጊ በሚባል ደረጃ ይሄን ይስተካከላል ማለት እንደዚህ በማድረግ ስለዚህ ሰዎችን ስናስተዋውቅ ቀለል አድርገህ እንግዲህ ብዙ ባልተወሰበሰበና ግልጽ በሆነ ነገር ነው ማስተዋወቅ ያለብን ሰዎችን እንግዲህ ጥሩ በሚባል ደረጃ ማስተዋወቅ አለብን ማለት ነው። ስለዚህ ይሄ ነገር ይሄንን አስተሳሰብ መቀየር ማሳመን አለብን ማለት ነው። ስለዚህ ሰዎችን የማስተዋወቅ መብት አለን ማለት ነውና። ሰዎችን እንግዲህ እንደዚህ በማድረግ ሰዎች እንደዚህ አድርገን እንደዚህ መስራት ይኖርብናል አስተዋውቀን ጥሩ ስራ እንዲሰሩ አብረው እንዲቀጥሉ አብረው እንዲሆኑ ወደፊትም አብረው እንዲያድጉ ማረግ አለብን ማለት ነው

ሹራብ መስፋት ትችላለህ ሹራብ መስፋት አዎ እችላለሁ። እንግዲህ ሹራብ መስፋት በጣም በሀገራችን በባህላዊ ዘመን የሚሰፋ ነበር እንግዲህ በጣም እንደዚሁ በብዛት ባይሰራም እንግዲህ ለራሳችን የሚሆን ሹራብ መስፋት እችላለሁ። ምክንያቱም በመጠኑ በተለያየ የመጀመሪያ ባህላዊ በሚባል ደረጃ በሁለት ሽቦዎች እንግዲህ በተለያየ ሽቦዎች እንግዲህ በማጠላለፍ ነው የሚሰራው እንግዲህ እሱን ባህላዊ የሹራብ አሰራር በዛ መልክ ስሰራ ነበረ። እንግዲህ ይሄ ደግሞ በእጅህ ከመስራት በላይ ምንም የማሽን ንኪኪ ስለለው በጣም ንልሽ አዘግይና አሰልቺ ነበር። ምክንያቱም እንዳሁኑ ሳይዘምን ቴክኖሎጂም ሳይበዛ ሾራብ ሞቅ ያለ ሹራብ ለመስራት በዛ መልኩ ነበር የምንሰራው ማለት ነው። እና ሹራብን መስራት እችላለሁ። እንግዲህ ሹራብን በገጠር አካባቢ ያሉ ልጆች በጣም በሰፊ ይችሉ ነበር እንግዲህ ይሰፉ ነበረ። እና በገጠር አካባቢ ያሉት ልጆች ደግሞ በጣም እንግዲህ ከብት በሚያግዱበት ጊዜ ሹራቤጅብ ይሰፋሉ ስራ እንደዚህ ቁጭ በሚሉበት ቁጭ ብለው ሌላ ተጨማሪ ተጨማሪ ስራ እንደ አዲሽናል ይሄን ይሰሩ ነበር ማለት ነው። እንግዲህ ሌሎች ደግሞ የሚሰሩት እንግዲህ እንትን ነው ከተማ ከተማ አካባቢ ያለው ሴቶች በስፋት ሲሰሩት ይታይ ነበረ። አሁንም በሰፊው እየሰሩት ያሉ ሴቶች በከተማ ባለትዳሮች እንግዲህ ቁጭ ብለው ሲሰሩ ይታያል ማለት ነው። እና በጣም ብዙ አይነት ጥበብ እየተጠበቡ ይገኛሉ ይሄን መስራታቸው ደግሞ ጠቅሟቸዋል ማለት ይችላሉ። ምክንያቱም ይህን ሲያደርጉ ብዙ አይነት ጥቅም አለው ብዙ አይነት እንትን አለው ገቢ ምንጭም አለው። ሹራብ መስፋት በጣም የገቢ ምንጭ ነው ማለት እችላለሁ ምክንያቱም እንግዲህ የገቢ ምንጭ እንግዲህ በዚህ መልኩ እንደዚህ ያገኛሉ ማለት ነው። እና ይሄ ሹራብን የመስፋት ክህሎት ማሳደግ ደግሞ ትልቅ ደረጃ የሚደርሱ ሰዎች አሉ። እንግዲህ ሹራብ ሲሰፉ የነበሩ አሁን ወደ ትልቅ ፋብሪካ አድርሰውት ወደ ትልቅ ደረጃ አድርሰውት እየተገበሩት አሉ ማለት ነው። እና ይሄ በጣም ደስ የሚል ነገር ነው ሰው ልጅ ሹራብን መስፋት። በጣም ከትንሽ ከትልቅ ገቢ የሚያስገኝ የገቢ ምንጭ ነው ማለት ነው። እና ይሄ በጣም ወሳኝ የሚባል የስራ ዘርፍ ነው። ስለዚህ ሹራብን መስፋት በጣም በጣም ጥሩ ነው ማለት ነው። እና ሹራብን ስንሰፋ በጣም አስፈላጊ ነገር ሆኗል ማለት ነው። ሹራብ ለመስፋት የሚያስፈልጉ ነገሮች እንግዲህ ሁለት የተለያዩ ሽቦዎች ያስፈልጋል በግራና በቀኝ እጅ የምንይዘው እንዲሁም እራሱ ክሩ ለሹራብ የሚሆነው ክር ያስፈልጋል ማለት ነው። ከዛ እንግዲህ መጀመሪያ መወጠን ነው ወይም መጀመሪያ ማስጀመር ነው መጀመር ከተጀመረ በኋላ እንግዲህ እያጠላለፉ ወዲያ እና ወዲህ ክሩን በመጥላለፍ ነው እንግዲህ ወደ ሹራብ መስፋትነት የሚያድገው ማለት ነው። እና ስራው እያደገ እያደገ በመሄድ እንግዲህ ለጥሩ በሚባል ስራ ይውላል ማለት ነው። ይሄ ሹራብ ከዛም ለብርድ ለተለያየ ቀዝቃዛ በሚሆንበት ጊዜ እንጠቀማዋለን ማለት ነው። ይሄ ግን ወፍራም ስለሆነ ለፀሀይ ብዙ በጣም ስለሚሞቅ ፀሀይ ወቅት ላይ ወይም ወይ ላይ ለመልበስ ይከብዳል ግን ፀሀይ ጠዋት ጠዋት ወይም በመልበስ ነው የሚታወቀው እንጂ በጣም ሙቀታማ ሰው ይከብዳል እና በዚህ መልክ እንግዲህ ይሄ ሹራብ ይሰፋል ማለት ነው። እና ሹራብ መስፋት ብዙ ሰዎች ልምድ ያላቸው በሰዎች በተለያየ አጋጣሚ ልምድ ያከበቱበት ነው። ሹራብ መስፋት በጣም ወሳኝ ነው ሀሪፍ ነው። ሹራብ እንግዲህ በጣም ለየት ያለ ነገር ነው። ሹራብ መስራት ከብዙ ነገር ያስደስታል ያዝናናል የሆነ እይታ እይት ዲኮር እያደረጉ ስለሚሰራ በጣም ደስ የሚል ነገር ነው። ሹራብን መስፋት። እና እንግዲህ ሹራብ በጣም አስፈላጊ እና ወሳኝ ነው። ሹራብ እንግዲህ ለጠዋት ቅዝቃዜ ለሙቀት የሚሰራ ሹራብ አለ እሱን በደንብ በመስራት እንግዲህ እንደዚህ አይነት ነገር ያጋጥማል ማለት ነው። ደስ ይላል ማለት ነው። ስለዚህ ሹራብን በጣም መስራት ማለት በጣም አስፈላጊ ነው ማለት ነው

መብራት ሲቆረጥ ምን ታደርጋለህ? መብራት ሲቆረጥ እንግዲህ ብዙ ጊዜ እቀጥላለሁ መብራትን ያው አስተካክላለሁ። መብራት ሲቆረጥ ብዙ የመቀጠል የማስተካከል ችሎታው አለኝ እንግዲህ መብራት ጋ ብዙ ቅርበት ስላለኝ መብራት ጋ ብዙ አይነት ስራዎችን ስለምሰራ እንግዲህ በልምድም በትምህርትም ያካበትኩት ስራ መብራት እንግዲህ ሲቆረጥ ብዙ የመቀጠል የማስተካከል ነገር አለ። እንግዲህ ማሽኖችን እንዲሁም በኤሌክትሪክ ማናቸውም ነገር የሚሰራ ከሆነ እቆርጣለሁ አስተካክላለሁ እንዲሁም የተቆረጠን ደግሞ በደንብ የማስተካከሉ ነገር አለ እና እንግዲህ መብራት ሲቆረጥ እንግዲህ በደንብ ነው እየሰራሁ ያለሁት በደንብ መብራት ሲቆረጥብኝ እንግዲህ በደንብ የማስተካከል ስራ እየሰራሁ እገኛለሁ ማለት ነው። ስለዚህ መብራትን የመስራቱ በጣም አሪፍ ነገር ነው ማለት ነው። መብራትን ለማስተካከል መቻል መብራትን መስራት መቻል በጣም ጥሩና አስፈላጊ ነገር ነው። ምክንያቱም መብራት ብዙ ጊዜ ሲቆረጥ አንዳንድ ሰዎች ካለመቻላቸው የተነሳ ብዙ ሲተው ሲቸገሩ አያለሁ ማለት ነው እና መብራትን መቁረጥና ማስተካከል የተቆረጠን መብራት ደግሞ መጠገን በጣም አሪፍ ነገር ነው እና መብራትን አስተካክሎ መብራትን ወደ ጥሩ ነገር ማድረግ አሪፍ ነው። እንግዲህ መብራት መስራት በጣም አሪፍ ነው እና ስለዚህ መብራትን አስተካክሎ ማግኘት ደግሞ በጣም ቤስት ነው። ስለዚህ መብራት እንዲኖረን መብራት እንዲስተካከል መብራት በቋሚነት አገለግሎት እንዲሰጥ የመስራቱ በጣም አሪፍ ነገር ነው ማለት ነው። መብራትን ለማስተካከል መቻል መብራትን መስራት መቻል በጣም ጥሩና አስፈላጊ ነገር ነው። ምክንያቱም መብራት ብዙ ጊዜ ሲቆረጥ አንዳንድ ሰዎች ካለመቻላቸው የተነሳ ብዙ ሲተው ሲቸገሩ አያለሁ ማለት ነው እና መብራትን የራሴን ብቻ ሳይሆን የጎረቤት መብራት ሲቆረጥ የተለያየ ኤሌክትሪክ ሲስተም ሲበላሽ በብዙ አገልግሎት በነፃ አገልግሎትም የምሰጥበት ነው በስፋት ያለው ምክንያቱም የምችለውን ነገር ብዙ ገንዘብ ለሌላቸው አቅመ ደካማ ለሆኑ ብዙ ሳግዝ በመብራትን በመቀጠል እረዳለሁ ወይም አስተካክላለሁ ማለት ነው እና መብራትን መቀጠል ደግሞ በጣም አሪፍ ነው ማለት ነው። መብራትን መቀጠል በጣም ጥሩ ነገር ነው እና መብራት በጣም ደስ የሚልና አሳሳቢ ያልሆነ መብራት ሲሆን በቀላሉ መስራት ስለምችል እቀጣጥለዋለሁ ማለት ነው እና መብራት በጣም አሪፍ በሚባል ደረጃ ነው ያለው ማለት ነው እና መብራት እንግዲህ በብዙ መልኩ አስፈላጊ ነው እና እንግዲህ መብራት ነው ማለት እችላለሁ እና መብራትን እንግዲህ ስንቀጥፍ መብራትን ስናስተካክል ብዙ ይጠቅመናል ማለት ነው። እንግዲህ መብራት እንድናስተካክል ደግሞ የተቆረጠን በደንብ ስንሰራ አሪፍ ነው ብዬ አስባለሁ እና መብራትን መስራት እንግዲህ የተለያየ እውቀትን ያዳብራል እውቀት ያስፈልጋል በነገራችን ላይ መብራትን ለመቀጠል መብራትን የተቆረጠ የተቆራረጠ መብራት በደንብ መቀጠል ምናምን ምናምን ያስፈልጋል ማለት ነው እና መብራት ለመቀጠል ባይ ዘ ዌይ ትንሽ ትምህርት ነው የሚያስፈልገው። እንግዲህ ብዙ ትንሽ አነስተኛ እንደዚህ ሲንግል ፌዝ የሚባሉትን መብራቶች በትንሹ ነው የሚያስፈልግ ለመቀጠል ማለት ነው። መብራት ስለዚህ መቀጠል ማወቅ ደግሞ ለራስ ነው። አሁን ደግሞ የዲጂታል ዘመን ስለሆነም ሙሉ በሙሉ በመብራት ነው የሚሰራ ማለት ይቻላል። ስለዚህ በመብራት ደግሞ ስለሚሰራ እንግዲህ እሱን ማስተካከል መብራትን ማወቅ የመብራትን ችግር መፍታት በጣም አሪፍ ነው ማለት ነው እና መብራት ለመብራት መስራት በጣም ጥሩ ነው። ስለመብራት ማወቅ በደንብ ዲቴል ስለመብራት ማወቅ ደግሞ በጣም አስፈላጊ ነው ብዬ አስባለሁ እና መብራት በደንብ እንድቀጥል በደንብ እንዳውቅ፤ ስለመብራት ችግር እንዳውቅ፤ ስለመብራት ሁኔታ እውቀቱ እንዲኖረኝ፤ ስለመብራት ማቀጣጠል መብራት ሲቆረጥ፤ መብራት ችግር ውስጥ ሲሆን እንደዚህ እንትን ያደረገኝ የልምድና የስራዬ ባህሪ ነው። እንግዲህ ይሄ ደግሞ ከአስራ ስምንት አመት ጀምሮ ብዙም በዛ ስራ ነው ያለፍኩት። በመብራት በማሽን ስራ ላይ እንግዲህ በዳቦ ማሽኖችን የመጠገን እነዚህ ስቶፎች እንዲሁም ከቆጣሪ ሲንግል ቆጣሪዎችን የማስተካከል እንዲሁም የተለያዩ ማሽኖች እንደ ሊጥ ማቡኪያ ማሽኖች የፕሮዳክት ወይም ፋክተሪ ላይ ፋብሪካ ላይ የሚሰሩ ማሽኖችን መስራት እንዲ እነዚህን መቀጠል መቀጣጠል በስሪ ፌዝ እና በሲንግል ፌዝ ያሉትን መቀጠል እንግዲህ አንዳንድ በተለይ በቤት ኢንስታሌሽን ዝርጋታ ላይ ወይም በቤት የኤሌክትሪክ ዝርጋታ ገመድ ላይ በደንብ ስለእሱ ሲቆረጥ ማስተካከል፤ ማብሪያ ማጥፊያ ማስተካከል፤ አምፖሉን ሲቆይ አምፖሉን ገመድ ሲቆረጥ ማስተካከል እሱ እሱ በጣም ቀላል ስለሆነ እሱን ሳስተካክል ነው የቆየሁት

የምትመኘው ስራ ምንድነው? የምመኘው ስራ ብዙ ነው እንግዲህ የምመኘው ስራ። በጣም በተለይ ኦንላይን ላይ ያለ ኦንላይን ላይ በደንብ የሚሰራ ኦንላይን ላይ በደንብ ትኩረት አሁን በተለይ በዚህ ወቅት ደግሞ አርቲፊሻል ኢንተለጀንስ ላይ በጣም የሚሰራ አርቲፊሻል ኢንተለጀንስ በደንብ አደገ አርቲፊሻል ኢንተለጀንስ በጣም ወሳኝ አሪፍ የሆነ ነገር ቢሆን እሱን መስራት ነው የምፈልገው። እና የኦንላይን ስራ በጣም ጥሩ ነው ምክንያቱም ኦንላይን ስራ። የምመኘው ስራ ኦንላይንም በደንብ አውቄ ስለ ኦንላይን ምንነት አውቄ ኦንላይንም በደንብ ትኩረት ሰጥቼ መስራት ነው የምፈልገው። እና ኦንላይን ብዙ እውቀቶችን ያዳብራል ኦንላይን ብዙ ከሎቶችን ያዳብራል ስለዚህ ኦንላይን መስራት ለራስ ነው ኦንላይን ማወቅ። ስለራስ ነው ኦንላይን በጣም እንግዲህ አሪፍን የሚባል ነገር ነው። ኦንላይን ስለዚህ ኦንላይን ደግሞ ብዙ ጊዜ ኦንላይን ስራን መስራት በጣም ጥሩ እና አስተማማኝ ገቢ ያስገኛል ማለት ነው። እንግዲህ ኦንላይን ጥሩ ዲያጎስ ያለ ገቢ የሚያስገኝ ነው። ስለዚህ የኦንላይን ስራ በጣም አሪፍ ነው። ኦንላይን ስንሰራ ብዙ አይነት የክፍያ እንተን ይመጣል ኦንላይን በጣም ተስማሚና አሪፍ ነው። ኦንላይን እንግዲህ በጣም አሪፍ የሆነ የስራ ዘርፍ አለው። ኦንላይን እንግዲህ ከሰራን ብዙ ጥቅሞች እናገኛለን ብዙ አይነት የገቢ ምንጮች ይኖራሉ ማለት ነው። ኦንላይን ስለዚህ በጣም ኦንላይንን መስራት አስፈላጊ ነው ማለት ነው። ስለ ኦንላይን ትምህርት እንደገና ደግሞ ከዚህ አልፎ ስለ ቢውልዲንግ ወይም ስለ አውቶካድ ማወቅ በደንብ የምፈልገውና የምመኘው ስራ ነው። አውቶካድ እንግዲህ በአለም ላይ በጣም ተጥኖ ፈጣሪ እና ለብዙ ሚሊዮኖች የስራ አድርገህ የፈጠረ ነው አውቶካድ ስለዚህ እሱን በደንብ መረዳትና ማወቅ እፈልጋለሁ። ስለ አውቶካድ እንግዲህ በደንብ በደንብ አድርጌ ማወቅ መማር እና በጣም የተለየ ነገር እፈልጋለሁ ማለት ነው። ስለዚህ አውቶካድን ማወቅ በጣም ጥሩ ነው። እና ስለዚህ አውቶካድ እንግዲህ ለብዙዎች የስራ ድል የፈጠረ ለብዙ ሰዎች እውቀትን የቻረ ብዙ ሰዎች የተለያየ እውቀት ያዳበሩበት የተለያየ ጥቅም ያገኙበት የተለያየ ከአለም ጋር ብዙ ጥቅም ያካሄዱበት ስለ እውቀታቸም በደንብ ያካበቱበት ነው። እንግዲህ ይሄ አውቶካድ የሚባለው እና እሱን ስራ መስራት እፈልጋለሁ። እንግዲህ እሱ በጣም ብዙ እውቀትን የሚጠይቅና ትምህርት የሚጠይቅ ስለሆነ እሱ ማወቅ በደንብ እፈልጋለሁ ማለት ነው። እና ስለዚህ አውቶካድ በጣም ወሳኝና አስፈላጊ ነገር ነው። ከዛ አልፈው ደግሞ እንግዲህ ሌላ ደግሞ ተሉት ሰርቫይንግ ሰርቫይንግ በደንብ ስለ ሰርቫይዝ ማወቅ እፈልጋለሁ። ስለ ሰርቫይዝ የምመኘው ስራ ነው ሰርቬይን በደንብ ማወቅ ሰርቪስ ስራ በደንብ እመኛለሁ። ከዛር አልፎ እንግዲህ የግብርና ስራ እየሰራሁት የምመኘውም ነው። እየሰራሁት ነው ያለው ግን በደንብ አስፍቼ ትልቅ ኢንተርናሽናል ወይም እንደ አለም አቀፍ ትልቅ ሚና እንዲኖረኝ በአለም አቀፍ ታዋቂ ሆኜ መስራት እፈልጋለሁ። ስለዚህ እሱን ደግሞ ማወቅ በደንብ ይጠበቅብኛል ማለት ነው። ስለዚህ ስለ ኢንተርናሽናል ስራ ለማወቅ ደግሞ እንግዲህ በደንብ ትምህርት በደንብ መማር የምመኘውም ስራ ስለሆንን እንግዲህ በአለም ላይ ትልቅ ተጽዕኖ ያለው ሰው ነው መሆን የምፈልገው ማለት ነው። በዚህ ፊልድ እና በዚህ የግብርና ስራ ላይ ስለዚህ ስለ ግብርና ስራ በጣም አሪፍ ከሚባልና ውጤታማ ከሚባል አንዱ ትልቅ ገቢ እያስገኘ ያለ እሱ ስለሆነ። ስለዚህ ከዛም አልፌ ደግሞ የተለየ ጥሩ የገደመው ወይም ሲስተሙን የሚስተካከልበት ነገር ስለሆነ ስለሱም በደንብ ማወቅና መረዳት እፈልጋለሁ። ስለዚህ የላ የምመኘው ስራ ደግሞ በደንብ ብዙዎችን የሚያስማማ እንግዲህ በአለም ላይ የክሪፕቶ ትሬዲንግ ወይም ፎሬኤክስ ትሬዲንግ የሚባሉትን እሱ በደንብ እውቀት ኖሮኝ የምመኘው ስራ ነው። ህይወትም የሚቀይር የሚለውጥ ስለሆነ የክሪፕቶ ትሬዲንግ እንግዲህ የንግድ የዚህ ንግድ አለም በጣም አስፈላጊ እና ወሳኝ ስለሆነ ስለእሱ በደንብ ማወቅ እፈልጋለሁ። እመኘዋለሁ